እሳት ማንደድ ትችላለህ የሚለው እሳትማንደድ እችላለሁ ምክንያቱም አብዛኛውን ግዜ የምሰራውን ሰራ በእሳት ስለሆነ እሳትን ማንደድ እችላለሁ። ይሄም ምክንያቱም የተለያዩ ነገሮችን ለማብሰል የምጠቀመው በእሳት ስለሆነ አብዛኛውን ጊዜ። የኤሌክትሪክ ሀይል ብዙም ስለማይኖር መብራትም ስለሚቆራረጥ የምጠቀመው ወይም ደግሞ መግቦችን የማበስለው በእሳት ስለሆነ እሳት ማንደድን በደንብ እችላለሁ። ያው ከልጅነቴ ጀምሮ ብዙ ጊዜ የምትጠቀመው እሳት ነው አሁንም እሳትን ማንደድ እችላለሁ። ያው እሳት ማንደድ ሲባል አስፈላጊ ማቴሪያሎችን መኖር አለባቸው። ለምሳሌ እንጨት መኖር አለበት ራሱን የቻለ እሳት የሚያያዝበት ክብሪት መኖር አለበት። እነዚህ እነዚህን ነገሮች ተጠቅሜ እሳት ማንደድ እችላለሁ ያው እጠቀማለሁ። በደንብ እችላለሁ በቤቴ ላይም በብዛት የምጠቀማቸው የምጠቀምበት አገልግሎት የማገኘው የምሰጠው በዚህ ስለሆነ በጣም እችላለሁ

የስራ ቦታ ደህንነት የሚለው የስራ ቦታ ደህንነት በጣም ጥሩ ነው ያው ደህንነቱ አሁን ካለው ሁኔታ ጋራ ትንሽ ለተወሰነ ጊዜያት ማለትም ባለፉት ሁለት አመታቶች የስራ ደህንነቱ በጣም አስተማማኝ አልነበረም። ምክንያቱም ካለው ጊዜ ሁኔታ ጋራ የተወሰነ ችግር ነበረው። በአሁኑ ሰዓት ግን በጣም የስራ ሰዓት ደህንነቱ በጣም ደህና ነው ጥሩ ነው። ምንም ችግር የለውም ያው ስራዎችን በሰአት ውስጥ እየሰራን እያከናወንን እንገኛለን። ምክንያቱም ያው ሰላም ስለሆነ ማለት ነው። ከቢሮ እስከ ገጠር ድረስ በመውጣት ስራ ቦታ ላይ ያለን ደህንነት በተሻለ መንገድ እየተጠቀምን ወይም ደግሞ እየሰራን ይገኛል ካለው ሁኔታ ጋራ የነበረው ችግር በተሻለ መንገድ ስለሆነ የስራ ደህንነቱ አሁን ቦታው በተሻለ ጥሩ ነው ሁሉም ሰራተኛ ስራውን ገብቶ እያከናወነ ተግባሩን እየመራ ይገኛል። ስለዚህ የስራ ቦታ ደህንነቱ እንዴት ነው ለሚለው በተሻለ ወይም በጥሩ መንገድ ነው።

የቤት ጣሪያህ ምንድነው? ለሚለው የቤት ጣራዬ ቆርቆሮ ነው። ያው ከቆርቆሮ የተሰራ የቤት ጣሪያ ነው ያለኝ። ሌላው በዚያ በ ከጣሪያው ላይ የተለያየ ማቴሪያሎች አሉ። ይሄም ማቴሪያሎች ማለት ያው ቤቱ ሲሰራ የተሰራው ከ ተለያየ ከ ቦሌኬቶች ሲሆን እንትኖችን ኮርኒስ አለው። ከዚህ ከጣሪያው በታች ኮርኒስ አለ። እና የቤት ጣሪያው በጥቅሉ ሲታይ ቆርቆሮ ነው ከ ቆርቆሮ ጣሪያ የተሰራ ነው። እና እነዚህን ቆርቆሮ ለመስራት ደግሞ የተለያዩ ማቴሪያሎችን እንጨቶችን ብረቶችን ሚስማሮችን የተለያዩ ማቴሪያሎችን በመጠቀም ስራው የተሰራው ማቴሪያሉ የተሰራው ወይም ደግሞ ቤቱ የተሰራው ከቆርቆሮ ጣራ ነው። ነው እምለው።

መንዳት ትችላለህ የሚለው መኪና መንዳት አልችልም ምክንያቱም መኪናም የለኝም። ስለዚህ ያው መኪና መንዳት አልችልም። ብዙ ጊዜ የምሄደው በእግሬ ነው የምጓዘው በእግሬ ነው። አብዛኛውን የምጠቀመው የህዝብ ትራንስፖርት ነው የምጠቀመው። የግል የሆነ መኪና የለኝም። ስለዚህ ይሄንን መኪና መንዳት አልችልም። ያው ካለው የግድ ቢኖረኝ ኖሮ ያው የግድ እችል ነበር ግን ያው ስለሌለኝ መንዳት አልችልም። ስለዚህ አብዛኛውን ከከተማ ወደ ገጠር ወጥቼ ስራ በምደግፍበት ሰዓትም የምጠቀመው የህዝብ መኪና ነው። ቢሮ ላይ የምመላለሰው ያው ከቤት ወደ ቢሮ የምሄደው በእግሬ ነው። እና ይሄንን ስለማደርግ መኪና የማግኘቱ ወይም ደግሞ የመግዛቱ እድልም ስለሌለኝ አቅሙም ስለሌለኝ እና መንዳት አልችልም ወይም ደግሞ ችሎታው የለኝም ማለት ነው።

የጨማህ ቁጥር ስንት ነው? ለሚለው፤ ያው የጨማ ቁጥር እንደ ጨማው ሞድ። ይሄዳል፤ ግን አብዛኛውን በቋሚነት የጫማዬ ቁጥር ሰላሳ ሰባት ነው፤ ያው እነደሞዱ ሲሆን ሰላሳ ሰባት፣ ሰላሳ ስምንት እጠቀማለሁ፤ ስለዚህ ያው ቁጥሩ በተለያዩ እንደ ጫማው ሞድ ሊለያይ ይችላል፤ አብዛኛው እኔ የምጠቀመው ጫማ ቁጥር ግን ሰላሳ ሰባት እና ሰላሳ ስምንት እጅ እጠቀማለሁ። ከዚህ በላይ ሂጄም አላውቅም፤ እና ክፍት ጫማዎችም እና ነጠላ ጫማዎችም ጫማዎችም ሆነ፤ ሽፍን ጫማዎችን በዚህ ቁጥር ተንተርሼ ነው ጫማ የምለብሰው፤ ያለው ይሄ ነው፤

የአካል ብቃት እንቅስቃሴ ለሚለው የአካል ብቃት እንቅስቃሴ በተወሰነ ባለኝ ጊዜ አደርጋለሁ ያው በተወሰነ ለማድረግ እሞክራለሁ። ብዙ ጊዜ ያው ጊዜ ስለማይኖረኝ ልል እችላለው። ግን ባለኝ ጊዜ የቻሉትን ያህል የአካል እንቅስቃሴ ለማድረግ እሞክራለሁ አደርጋለሁ። በተለይ እነዚህን ገመድ ዝላዮችን ወይም የተለያዩ ነገሮችን አደርጋለሁ። እና አብዛኛውን እነዚህን ነገሮች ለማድረግ እሞክራለሁ። ያው በተለይ በተመቼ ሰዓት ሳይሆን አንድ ሰዓት መርጬ ከሰአት በኋላ ምሽት ላይ እነዚህን ነገሮች ለማድረግ እሞክራለሁ። ወይም እንቅስቃሴዎችን አደርጋለሁ። ያው ሁልጊዜ ላላደርግ እችላለሁ በሳምንት ሶስት ቀን ያህል ይህን አደርጋለሁ። ምክንያቱም ያው የአካል እንቅስቃሴ ለተለያዩ ለጤንነት አስፈላጊ ስለሆነ ካለኝ ጊዜ አጣብቤ ተጠቅሜ ይሄን ነገር አደርጋለሁ።

ዋና ሀላፊነቴ ያው የተለየ ሀላፊነት ባይኖረኝም ለስራዬ ዋና ሀላፊነት አለኝ ምክንያቱም ያው ሀላፊነቴ ያው በተመደብኩብት ቦታ ትኩረት ሰጥቶ የእናቶችንና ህፃናትን ጤና እንክብካቤ ይዞ የመስራት ነው። እና ሀላፊነቴ የክፍሌን ሀላፊነት በመያዝ የእናቶችና ህፃናትን ጤና መጠበቅ ነው ይህም ሲባል የተለያዩ ስራዎችን በመስራት ከኔም ቤት የሚወልዱ እናቶችን ክትባት ያልወሰዱ ህፃናትን እነዚህ ከተላላፊ በሽታዎችን እነዚህ እነዚህ እንደመከላከል ትኩረት ሰጥቼ በክፍሌ ሀላፊነት ወስጄ እሰራለሁ። ከዚህ በተጨማሪ ለህፃናት ስርዓተ ምግብ ላይ ወይም ደግሞ ያመጋገብ ችግር የህፃናት ያመጋገብ ችግር እንዳይፈጠር እውቅና ግንዛቤ እየፈጠርኩ በዚህ ላይ ያሉ ነገሮች ላይ ትኩረት ሰጥቼ እሰራለሁ። ያው ምክኒያቱም ያው ዋናው ተረካቢ ህፃናት ስለሆኑ እናቶችን ከሞት ለመታደግ ቤት እንዳይወልዱ ህጻት በሰአቱ ክትባታቸዉን እንዲወስዱ ከተለያዩ በሽታዎች ከሞትና ከበሽታ ለመከላከል ትኩረት ሰጥቼ እሰራለሁ። ይሄንን አድርጌ በክፍሌ ያው የያውኩስትን መደብ ወይም ደግሞ የያውስኩትን ተግባር ትኩረት ሰጥቼ በሃላፊነት እሰራለሁ። ዋና ሀላፊነቴ ስራዬ ነው። እና ይሄን በሙያዬ የምሰራው ስራ ስለሆነ በጣም ደስ ብሎን የምሰራው ስራ ነው። ሀላፊነቴን ለመወጣት በጣም እጥራለሁ። ምክንያቱም በጣም ከባድ እና ለ ለህፃናት ለእናቶች መድረስ በጣም አስፈላጊ ስለሆነ ይህንን ሀላፊነት ወስጄ እየሰራሁ ነው። ሀላፊነቴም በዚህ ላይ የተወሰነ ነው።